እሺ ይሄ ጥያቄ ደግሞ የሚለው ምንድነው በሰአት የምትደርስ ሰው ነህ የሚል ጥያቄ ነው። በጣም አሪፍ ጥያቄ ነው ማለት እፈልጋለሁ ይሄን አጋጣሚ በመጠቀም እኔ በበኩሌ የጥያቄ በጣም ተመችቶኝ እኔ ያለው ማለት ነው። እና ወደ ቀጣዩ ወደ መልስ አልፋለሁ ማለት ነው። በቀጣይ ወደ መልስ አልፋለሁ ጥያቄው በሰአት የምትደርስ ሰው ነህ የሚል ጥያቄ ነው። እኔ በጣም በሰአት የማምን ሰው ነኝ። የሰው ልጅ ሰአቱን ማክበር አለበት። በሰአት መድረስ አለበት ብዬ የማምን ሰው ነኝ እንደ እኔ ማለት ነው ስለዚህ በሰአት የምትደርስ ሰው ነህ ለሚለው አዎ እኔ በሰአት የምደርስ ሰው ነኝ። አንድ ደቂቃ እንኳን አላባክንም ማለት ነው። በቀጠሮ ላይ ስገኝ የሆነ ቀጠሮ ሲኖረኝ ምንድነው የማደርገው እንደውም አምስት ደቂቃ ቀድሜ እገኛለሁ እዛ ቀጠሮ ላይ ማለት ነው። ምክንያቱም ደግሞ ለምንድነው? ቀጠሮ በጣም መከበር አለበት አንድ ቦታ ሲኬድ የሰው ሰው በሰአት መድረስ አለበት። ሌላው ደግሞ በሰአት የምደርስ ሰው ለሚለው ሌላ ማስረጃ እኔ ሁሌ ስራ ቦታም ሆነ ትምህርት ቤት ስሄድ ማለት ነው ስራ ቦታ ስሄድ ሰዓት። ስራ የሚጀምረው ሁለት ሰዓት ተኩል ነው እኔ ሁሌ ቀድሜ ወደ ሰዓት ከሃያ ነው የምገኘው ስራ ቦታ ማለት ነው። እንደዚሁም ደግሞ ትምህርትም ሲሆን ትምህርት ሁለት ሰዓት ተኩል ወይም ደግሞ ሶስት ሰዓት ለምሳሌ ሶስት ሰዓት የሚጀምር ከሆነ ሁል ጊዜ አስር ደቂቃ ወይም ደግሞ አምስት ደቂቃ ቀደም ብዬ እገኛለሁ ይሄ ደግሞ የሆነበት ምክንያት ምንድነው? ከወላጆቼም የተማርኩት ነገር ነው ወላጆቼ እናትና አባቴ ማለት ነው። በተለይ በተለይ ደግሞ አባቴ በሰአት ቀለድ አያቅም። ሰዓት ለምሳሌ አስር ሰዓት ከሆነ። እንደን የሆነ ቦታ እንድንሄድ የተፈለገው አስር ሰዓት ሲል አናቱ ላይ አስር ሰዓት ወይም ደግሞ አምስት ደቂቃ ወይ አስር ደቂቃ ቀደም ብሎ እዛ ፕሮግራም ላይ እዛ ዝግጅት ላይ እዛ የተዘጋጀው ዝግጅት ላይ ይገኛል ማለት ነው። አባቴ እናቴም ደግሞ እንደዚህ ነች ሰዓት አታረፍድም። በተባለው ሰዓት ነው የምትደርሰው እና በሰአት የምትደርስ ሰው ነህ ለሚለው አዎ እኔ በሰአት የምደርስ ሰው ነኝ። በተለያየ ቦታ ላይ ደግሞ ይህንን ማስረጃ ማስቀመጥ እችላለሁ። እና እንደዚህ ደግሞ ሰዓት ደግሞ ማክበር በጣም ብዙ ጠቀሜታዎች አሉት እኔ በበኩሌ ሰዓት በማክበሬ ተጠቅሜ እንጂ ተጎድቼ አላውቅም እንደኔ ማለት ነው። እና ሰዓት እኔ በበኩሌ ማለት ነው በጣም ጠቃሚ ነገር ነው በሰአት መገኘት ከተቻለ ደግሞ እንደውም ቀድሞ መገኘት ነው። ቀድሞ መገኘት ማለት ነው ምክንያቱም ጊዜ ማለት ወርቅ ማለት ነው። ጊዜ ማለት በተዘዋዋሪ መንገድ ምን ማለት ነው ወርቅ ማለት ነው። ስለዚህ ሰው ወርቅን እንደማያባክነው ሁሉ ጊዜውንም ማባከን የለበትም። ሰምሳሌ ሰው አሁን ወርቅ ቢኖረው ያንን ወርቅ ዝም ብሎ ከመሬት ተነስቶ አያባክነውም ብዙ ማለት ነው። ስለዚህ ጊዜም ደግሞ እንደዚህ ነው ጊዜ ወርቅ ስለሆነ ጊዜ እንደ ወርቅ ስለሆነ ስለዚህ ጊዜያችንን በስትክክል መጠቀም አለብን። በሰአት መድረስ አለብን የሆነ ቀጠሮ ላይ የሆነ ዝግጅት ላይ የሆነ ቦታ ላይ ማለት ነው ስራ ቦታ ሊሆን ይችላል። ትምህርት ቤት ሊሆን ይችላል። ቀጠሮ ላይ ሊሆን ይችላል። ዝግጅቶች ላይ ሰርጎች ላይ ሊሆን ይችላል ግን በሰአት መገኘት አለብን። በቃ ይሄ እንደ አንድ ስነ ስርዓት ያለው ባህል ሊቆጠር ይገባል። ብዙ ጊዜ እኛ ሀገር ኢትዮጵያ ውስጥ ማለት ነው የሀበሻ ቀጠሮ ይባላል። እና የሀበሻ ቀጠሮ ምን ለማለት ተፈልጎ ነው? ሁሌ የሆነ ዝግጅት ሲኖር ለምሳሌ በሰርግ ልንወስደው እንችላለን። አርፍዶ ነው የሚገኘው ሰው የሀበሻ ቀጠሮ አይደል እንዴ ዘግየት ብለን እንሂድ አስር ደቂቃ አርፍደን እንሂድ ሃያ ደቂቃ አርፍደን እንሂድ በተባለው ሰዓትማ ማንም አይደርስም እያሉ የሀበሻ ቀጠሮ በሚል ስም በመስጠት ጭራሽ ማርፈት ተጀምሯል ስለዚህ ይሄ ደግሞ ትክክል ያልሆነ ባህል ነው መቅረት ያለበት በሀል ነው። እና በዚህ አጋጣሚ እኔ በሰአት የምደርስ ሰው ነህ ለሚለው አዎ እኔ በሰአት የምደርስ ሰው ነኝ። እንደውም ቀድሜ የምገኝ ሰው ነኝ ቀድሜ የምደርስ ሰው ነኝ ለምሳሌ አስር ሰዓት ከተባለ ዘጠኝ ሰዓት ከሃምሳ አምስት ሲል እዛ ቦታ ላይ ተገኝቼ እዛ ቦታ ላይ ደርሼ ነው ማለት ነው ቀድሜ ነው የምደርሰው ቀድሜ ነው። እዛ ቦታ ላይ የምገኘው ማለት ነው ይሄ ደግሞ በጣም ጥቅም አለው። ከእኔ ተምረው እንደውም ጓደኞቼም ሆነ ቤተሰቦቼ ጓደኞቼ ቤተሰቦቼ እንኳን እኔ ከእነሱ ነው የተማርኩት። ነገር ግን ጓደኞቼ ከእኔ ተምረው በሰአት መገኘትን በሰአት መድረስን አይተዋል ማለት ነው ተምረዋል ማለት ነው። ስለዚህ በሰአት መድረስ በጣም አስፈላጊ የሆነ ነገር ነው። በጣም ደግሞ ጥሩ የሆነ ነገር ነው ምንም ጉዳት የለውም። በሰአት መድረስ ግን ቀድሞ መገኘት በሰአት መድረስ ለዛ ሰው ያለንን ክብር ያሳያል ለዝግጅቱ ያለንን ክብር ያሳያል። ስለዚህ በሰአት እንገኝ እላለሁ በሰአት ለማይገኙ ሰዎች በዚህ አጋጣሚ መልእክት አስተላልፋለሁ ማለት ነው። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። እኔ በበኩሌ ተመችቶኛል ይሄንን የጠየቃችሁን ሰዎች በጣም በጣም እጅግ አመሰግናለሁ ማለት እፈልጋለሁ

እሺ ይሄኛው ጥያቄ ደግሞ ምን የሚል ጥያቄ ነው የስልክህ ባትሪ ምን ያህል ይቆያል የሚል ጥያቄ ነው? እንደ ሁልጊዜ እንደምለው ማለት ነው። እኔ ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ ይሄንን አጋጣሚ በመጠቀም እኔ በበኩሌ በጣም ተመችቶኛል በጣም ወድጄዋለሁ ጥያቄው እንደዚህ እያልኩኝ ወደ መልሴ አልፋለሁ ማለት ነው። የስልክ ባትሪ ምን ያህል ይቆያል ለሚለው ጥያቄ? የኔ ስልኬ በጣም በጣም ባትሪው ደስ ከሚሉኝ ነገሮች መካከል በጣም ይቆያል በጣም ኦሪጅናል ነው ወይም ደግሞ እንትን ይሄ በጣም የሚቆይ ትክክለኛ የተሰራ ነው። ተመሳስሎ የተሰራ ስልክ አይደለም የገዛሁት ትክክለኛ የተሰራ ዋናውን ስልክ ነው የገዛሁት እና በጣም ይቆያል። ስልኬ ለ አምስት ቀን ይቆያል ባትሪው ማለት ነው የፈለገ ብትጠቀምበት አምስት ቀን ሙሉ ያስጠቅመኛል ማለት ነው። ለነገሩ እኔም ሌላ ኮምፒውተር ስላለኝ ምናምን ብዙም ስልክ ስለማልጠቀም ሊሆን ይችላል። ምናልባት በሷ አጋጣሚ ሊሆን ይችላል። ነገር ግን ስልኬ እኔ አምስት ቀን ይቆይልኛል። የስልኬ ባትሪ ለአምስት ቀን ምን ያህል ይቆያል ለሚለው ለአምስት ቀን ይቆያል። ስልኬን እኔ ብዙም አልጠቀምም ብዙም ምክንያቱም ብዙም ማህበራዊ ሚዲያም ብዙም ተከታታይ አይደለሁኝም ማህበራዊ ሚዲያ ብዙም ስልኬን ባትሪ ስለማይወስድብኝ ስለማይጨርስብኝ ማለት ነው። ቲክቶክም ስለማልጠቀም ጌሞችንም የተለያዩ ጌሞችንም ስለማልጫወት ማለት ነው። ብዙም ስልኬንም ስለማልጠቀም የስልኬ ባትሪ ብዙም አያልቅብኝም ማለት ነው። እና የስልኬ ባትሪ ብዙም አያልቅብኝም ብዙ ይቆይልኛል ለአምስት ቀን ይቆያል ስልኬ ባትሪው ማለት ነው። እና ይሄ ግን ብዙ ካለመጠቀሜ ብቻ የመጣ ሳይሆን ከድንጋዩ ትክክለኛነት ወይም ደግሞ ከባትሪው ትክክለኛነት ባትሪው በደንብ ትክክለኛ የሆነ ያልተጭበረበርኩበት ስለሆነ ለዛ ብሎ በደንብ የሚቆይ ባትሪ ስለሆነ ስልኩም እንደዛው ተመሳስሎ የተሰራ ሳይሆን ትክክለኛው ስለሆነ ማለት ነው። ባትሪው በጣም ይቆያል ማለት ነው። ከእሱ በተጨማሪ ደግሞ ቅድም እንደተናገርኩት ስልኬ ብዙም ስለማልጠቀመው ብዙን ጊዜ የተለያየ ስራዬን የምሰራው ኮምፒውተሬ ላይ ኮምፒውተሬ ላይ ስለሆነ ለዛ ብሎ ማለት ነው። ብዙም ስልኬ ባትሪ አይጨርስም ማለት ነው። እና በተለያዩ ምክንያቶች አሁን በጠቀስኳቸው ምክንያቶች ስልኬ ብዙ ጊዜ ለአምስት ቀን ነው አምስት ቀን በኋላ ነው ቻርጅ የማደርገው ማለት ነው። ስልኬን ስለዚህ በዚህ ደግሞ በጣም ደስተኛ ነኝ። ምክንያቱም ስልክ ባትሪ ቶሎ ቶሎ የሚያልቅ ከሆነ ስራዎችን ለመስራት አስቸጋሪ ነው። ለተለያዩ ነገሮች ብቻ አስቸጋሪ ነው። እና የስልክ ባትሪ ስለቆየልኝ ስለሚቆይልኝ ማለት ነው። በጣም በጣም በባትሪ ጥንካሬ በባትሪ መቆየት እጅግ በጣም ደስተኛ ነኝ። ከዛ በተጨማሪ ደግሞ እጅግ በጣም ተጠቃሚ ነኝ ማለት እፈልጋለሁ። እንደዚሁም ደግሞ ሌሎች ባትሪያቸው የማይቆይላቸው ሰዎች ባትሪያቸው ማይቆይላቸው ሰዎች እንደዚህ ትክክለኛውን ባትሪ መርጠው ትክክለኛውን ባትሪ መርጠው ማለት ነው እንዲጠቀሙና እንዲገዙ ልናገር እፈልጋለሁ ልጠቁም እፈልጋለሁ ማለት ነው። ስለዚህ ትክክለኛውን ባትሪ ተጠቀሙ ተመሳስሎ የተሰራ ስልክም ሆነ ባትሪ እንዳትጭበረበሩ ለማለት እፈልጋለሁ። ከእንደገና ወደ ጥያቄው ስመለስ ስልክ ባትሪ ምን ያህል ይቆያል ለሚለው ጥያቄ? የኔ የስልኬ ባትሪ ማለት ነው እጅግ እጅግ በጣም ደስ የሚለኝ በጣም የምወደው ነው ማለት ነው። እና የስልኬ ባትሪ ለአምስት ቀናት ይቆይልኛል ምን ያህል ይቆያል ለሚለው ለአምስት ቀን ሙሉ የስልኬን ባትሪ። መጠቀም እችላለሁ ማለት ነው የኔን የስልክ ባትሪ ለአምስት ቀን ሙሉ እጠቀመዋለሁ። ለአምስት ቀን ሙሉ ያስጠቅመኛል ከአምስት ቀን በኋላ ነው ቻርጅ ማደርገው ማለት ነው። ስለዚህ የስልክ ባትሪ ምን ያህል ይቆያል የሚለው ለአምስት ቀናት ይቆያል የስልክ ባትሪ ማለት ነው። በዚህ ደግሞ እጅግ በጣም ደስተኛ ላይ ለተለያዩ ስራዎች የባትሪ መቆየት አስፈላጊ ነው። እንደዚሁም ደግሞ ስልክ ቶሎ ቶሎ ቻርጅ የሚጨርስ ከሆነ ከተዘጋ ሰዎች ፈልገው ሊያጡን ይችላሉ የተለያየ ስራ ስልኮች ሊያጡን ይችላሉ ሰው ተቸግሮ ሲደውል ልንታጣ ስለምንችል የስልክ መቆየት ባትሪ መቆየት በጣም አስፈላጊ ነው ብዬ አምናለሁ። እንደ ሁሌው ይሄ ጥያቄ አሪፍ እንደሆነ እየተናገርኩኝ ለምትጠይቁን ጠያቂዎቻችን እጅግ በጣም አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምንድነው ሚለው በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚል ጥያቄ ነው። ሁልጊዜ እንደምለው ይሄ ጥያቄ በጣም አሪፍ እና ቆንጆ ጥያቄ እንደሆነ በመመስከር ወደ መልሴ እሄዳለሁ ማለት ነው። እኔ በበኩሌ ይሄ ጥያቄ በጣም ተመችቶኛል እፈልጋለሁ በመቀጠል ደግሞ ወደ መልሱ ልሂድ። ጥያቄው በአንዳ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚል ነው። ይሄ በጣም ለኔ በጣም ሚያስፈልግ ጥያቄ ነው ብዬ አስ አስባለሁ። እኔ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ አዎ እውነት ነው። ይሄ እኔ በአንድ ጊዜ ብዙ ስራ ብዝ ብዙ ስራዎችን ታስተናግዳለህ ለሚለው አዎ አስተናግዳለሁ። በጣም ነው ስራዎች የሚበዙብኝ ማለት ነው። ብዙ ጊዜ እንደዚህ ኦ ብዙ ጊዜ እኔ ምሰራው ኦንላይን ላይ ነው። እምሰራው ስራ እና እዛ ስራ ላይ ብዙ ደንበኞች ስላሉ። ብዙ ስራዎችን በአንድ ጊዜ ላስተናግድ እችላለሁ ማለት ነው። እና በአንድ ጊዜ ስራዎችን ሳስተናግድ። ምንም እንኳን ብዙ ስራ ቢሆንብኝም ነገር ግን እኔ ስራዎቹ ሁሉንም በጥንቃቄ እና በፍጥነት በአስፈላጊ ሁኔታ ጨርሼ ነው ማስረክባቸው ለ ደንበኞቼ ማለት ነው። ወይም ደግሞ ከውጪ ለሚመጣ ለባለጉዳይም ሊሆን ይችላል ለደንበኞቼም ሊሆን ይችላል። ስራዬን ጥንቁቅ ሆኜ በጥንቃቄ ምንም ሳላበላሽባቸው እነሱ እንደሚፈልጉት ማለት ነው። በሚፈልጉበት መንገድ በሚፈልጉበት ሰዓት በሚፈልጉበት ቀን ላይ አደርስላቸዋለሁ ማለት ነው። ይሄ ምንድነው ሚስጥሩ? በአንድ ጊዜ ስራ እያስተናገድክ እንዴት ቶሎ ቶሎ ልትሰራ ቻልክ ካላችሁኝ? ለስራዬ በጣም ትኩረት ከመስጠት ነው የተነሳ ነው። አሁን ለምሳሌ ብ ብዙ ስራዎች ኖረውብኝ ጓደኞቼ ጠርተውኝ ና እንውጣ ና እንውጣ እና እንዝናና ቢሉኝ እኔ ግን ይሄንን ስራ ሳልጨርስ አልዝናናም በማለት የነሱን ጥያቄ ራሱ ውድቅ እስከማረግ ምደርስበት ጊዜ አለ። ስለዚህ ምን ለማለት ፈልጌ ነው ይሄ ከምን የተነሳ ነው ስራዬን ቅድሚያ በመስጠት ስራችንን ቅድሚያ ከሰጠን በአንድ ጊዜ እንኳን ብዙ ስራ ብናስተናግድ ጥንቁቅ እና ከሆንን ለስራችን ቅድሚያ ከሰጠን ማለት ነው። በስትክክል ስራችንን ጨርሰን ለባለቤቱ ወይም ደግሞ ለደንበኛችን ወይም ደግሞ ለባለጉዳዩ ምን ጨርስ ጨርሰን እናስረክባለን ማለት ነው። ይሄ በኦንላይን ስራ ላይ ብቻ ሳይሆን እኔ ምሰራበት መስሪያ ቤት ራሱ በአንድ ጊዜ ብዙ ስራዎች ሚስ ማስተናግድበት ጊዜያቶች አሉ። ሁሌ ባይሆንም በነገር ግን እንደዚህ አይነት ጊዜያቶች አሉ። እና እና በዛ ጊዜያቶች ላይ ስራዎቹን በስትክክል አደራጅ አደራጅቼ አቀናጅቼ ማለት ነው። በስትክክል ስራውን በመስራት ምንም እንኳን በአንድ ጊዜ ብዙ ስራዎችን ባስተናግድም ነገር ግን እነሱ እንደሚፈልጉት ምንም ነገር ሳላዛንፍ ምንም ነገር ሳላጎድል ምንም ነገር ሳላበላሽ ስራዬን በስትክክል ጨርሼ ለባለጉዳይ ወይም ደግሞ ለደንበኞቼ አስረክባለሁ ማለት ነው። ይሄ ብዙ ጊዜ በጣም የምመሰግንበት ነገር ነው። ምንም እንኳን ስራ ቢበዛብህም እንዴት ነው እንደዚህ ምትጨርስልን ይሉኛል? ራሱ ብዙ ብዙ ሰዎች ምክንያቱም ብዙ ጊዜ ብዙ ስራዎች ነው በአንድ ሰዓትም በአንድ ጊዜ ማስተናገደው እና ይሄም ይሄም ይሄም ይሄም ያም ከዚህ ይሄንን ስራ ይለኛል ያኛውም ይሄንን ስራ ይለኛል። ይሄም እንዲህ ስራ ይለኛል ስለዚህ መጀመሪያ ስራዎቹን በስትክክል አቀናጃለሁ። የትኛውን መጀመሪያ መስራት አለብኝ የትኛውን ቀጣይ መስራት አለብኝ የሚለውን በስትክክል ካቀናጀሁኝ በኋላ ከዛም በኋላ ደግሞ ያለውን ስራ በስትክክል ባቀናጀሁት መሰረት በቅልጥፍና እና በጥራት በጥንቃቄ እና ያለምንም ስንፍና ማለት ነው። ስራዬን ጥንቅቅ አርጌ ጨርሼ እነሱ እንደሚሉኝ ማለት ነው። ለ በሰአት እና በጊዜ አስረክባለሁ እና ይሄ ደግሞ በብዙዎች ዘንድ እንድመሰገን ያደረገኝ ነገር ነው። እንደዚሁም ደግሞ ደንበኞቼ በሰአት እነሱ እንደሚፈልጉ ስለማደርስላቸው ብዙ ጊዜ ራሱ እንደ ስጦታ ነ እንደ ስጦታም ይሰጡኛል። አንዳንዴም ተጨማሪ ገንዘብ በጣም ስራህ ጥራት ስላለው በፍጥነት ስለምታደርስልን እያሉ ራሱ ብዙ ሰዎች ይሰጡኛል ማለት ነው። ተጨማሪ ገንዘብ እንደ ተጨማሪ ክፍያ ማለት ነው። ስለዚህ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው ጥያቄ። አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። በመስሪያ ቤትም ሊሆን ይችላል ኦንላይን ላይ በምሰራም ጊዜ ሊሆን ይችላል። በተለያየ ጊዜያት ብዙ ስራን በአንድ ጊዜ አስተናግጄ ነገር ግን እኔን ከሌሎቹ ለየት እሚያረገኝ ይሄንን በአንድ ጊዜ ያስተናገድኩትን ስራ በጥራት እና በቅልጥፍና ምንም ዝንፍ ሳልል ምንም ነገር ሳላጎድል እነሱ በመፈለጉበት ሰዓት አስረክቤ እጨርሳለሁ። በስትክክል ሰርቼ ለእነሱ እሰጣለሁ ማለት ነው። ስለዚህ ይሄ ደግሞ የተመሰገንኩበት ነገር ነው። ብዙ ጊዜ ደንበኞቼ በዚህ ጉዳይ ያመሰግኑኛል ማለት ነው። እና ሁልጊዜ እንደምለው እናንተ ይሄንን ጥያቄ የጠየቃችሁን በጣም ጥዬን ሚገርም ጥያቄ ነው። በዚህ ጥያቄ ላይ በርቱ ማለት እፈልጋለሁ። አመሰግናለሁ በጣም።

እሺ ይሄ ጥያቄ ደግሞ ምን ሚል ጥያቄ ነው? እጅ መጨባበጥ ትወዳለህ የሚል ጥያቄ ነው? ሁሌ እንደምለው አስቀድሜ ምን ማለት እፈልጋለሁ። ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። የሚገርም ጥያቄ ነው ማለት እፈልጋለሁ። እኔ በበኩሌ። እንደኔ ማለት ነው የኔግሌ ሀሳብ ነው በጣም ተመችቶኛል። ይሄ ጥያቄ? ይሄ ጥያቄ ብቻ ሳይሆን ያለፉት ጥያቄዎች ራሱ በጣም ደስ ሚሉ። ናቸው ተመችተውኛል ማለት እፈልጋለሁ በዚህ አጋጣሚ ማለት ነው። ወደ መልሲ ስመጣ እጅ መጨባበጥ እወዳለሁ የሚል ነው። አዎ እጅ መጨባበጥ እወዳለሁ። ብዙ ጊዜ እጅ መጨባበጥ ለኔ ማለት ነው። ነገሮችን እንደተስማማን ለመፈጽ ለማሳየት እጠቀምበታለሁ ለሰላምታ እጠቀምበታለሁ። እጅ መጨባበጥን ማለት ነው። እንደዚሁም ደግሞ የምወደው ሰው ሲመጣ የምወደው ሰው ሲመጣ ማለት ነው። እሱንም እጨብጠዋለሁ ፍቅሬን የማሳይበት ነው። እንደዚሁም ደግሞ የጠፋ ሰው የተነፋፈቅኩት ሰው ራሱ ሲመጣ እንትን የምልበት ነው ማለት ነው። የራሴን ፍቅሬን የምገልጽበት ናፍቆቴን የምገልጽበት ስምምነትን የምገልጽበት ነው። ይሄ እንትን ማለት ነው። እና ይሄ መጨባበጥ ማለት ነው እጅ መጨባበጥ። ከመጀመሪያው ስጀምር ለኔ መጨባበጥ ስምምነትን ያመለክታል። እንዴት ከተባለ እጅ መጨባበጥ በመጀመሪያ እጅ መጨባበጥ እጅ መጨባበጥ እወዳለሁ ደስ ይለኛል በጣም ሚመቸኝ ነገር ነው። እጅ መጨባበጥ ማለት ነው። ይሄ የኔ ሀሳብ ነው ሌሎች ላይመቻቸው ይችላል። እጅ መጨባበጥ እኔ ግን እጅ መጨባበጥ ደስ ይለኛል ማለት ነው። እና እጅ መጨባበጥ ደግሞ እንዳልኩት እንደ ስምምነት አየዋለሁ ለምሳሌ እኔ ብዙ ጊዜ ከደንበኞቼ ጋር። ምናምን ስምምነቶች ላይ እንደርሳለን ማለት። ለዚህን ያህል ጊዜ ይሄንን ስራ እንድትሰራልኝ እፈልጋለሁ ለዚህን ያህል ጊዜ ይሄንን ስራ እንድትሰራልኝ እፈልጋለሁ በሚል ውል እንገባለን ማለት ነው። እና ያንን ውል ከገባን በኋላ ወይም ደግሞ በዛ ስራ ላይ ከተስማማን በኋላ በገንዘቡ ጉዳይ ከተስማማን በኋላ በስራው ጉዳይ ከተስማማን በኋላ። ስምምነታችንን በምንድነው ምንገልጸው? እጅ በመጨባበጥ ነው ማለት ነው። እጅም በመጨባበጥ እንደተስማማን። እኔም ገንዘቡ እንደተመቸኝ እሱም የኔን ስራ እንደተመቸው። በመጨባበጥ እንገልጻለን ማለት ነው። ስለዚህ እጅ መጨባበጥ ለኔ እንደ ስምምነት ነው ምገልጸው ብያለሁ። አንዳንዴ ደግሞ እጅ መጨባበጥን እንዴት አየዋለሁ? በጣም የቆየ ሰው ካገኘሁት የቆየ ሰው የተነፋፈቀን ሰው። ለምሳሌ እህቴ ውጭ ሀገር ነው ያለችው እና ከውጭ ሀገር አሁን ስትመጣ ቆይታ ማለት ነው። በጣም ስለ ስለምናፍቀኝ ምንድነው ናፍቆቴን ለማሳየት እንደተናፈቅኳት ለማሳየት። እጇን እጨብጣታለሁ ማለት ነው። ካቀፍኳት በኋላ እንደናፈቀችኝ ለማሳየት እጄ ምንድነው ምጠቀመው? መጨባበጥ እጅ መጨባበጥን እንደዛ እጠቀምበታለሁ ስለዚህ እጅ መጨባበጥን ከስምምነት ባለፈ ደግሞ ሰው ሲናፍቀኝ የናፈቀኝን ሰው እጅ በመጨባበጥ ናፍቆቴን እገልጻለሁ ማለት ነው። ሌላው ደግሞ እጅ መጨባበጥን እንዴት ልገልጸው እችላለሁ ማለት ነው። በጣም ምራራቀው ሰው ማለት። መር እንትን ቅርበታችን ገደብ ያለበት ከሆነ መተቃቀፍ የማንችል ከሆነ ቅርበታችን ለመተቃቀፍ ያልደረሰ ከሆነ። በምንድነው ማለት ነው ያንን ሰው ሰላም የምለው። በመጨባበቅ እጁን ጨብጠውና ሰላም እለዋለሁ ማለት ነው። ሌላው ደግሞ ለሰላምታ ብዙ ሰው ብዙ ጊዜ ሰውን ሰላም ስል ማለት ነው። ምንድነው የምቀመው? ሳይጨባበጡ እንዴት ነህ ሰላም ነህ ምናምን ከመባባል ይልቅ። ሰላም ስባባል ብዙ ጊዜ እኔ ከማላውቀው ከማቀውም ሰው ጋር እጄን እጨባበጣለሁ ማለት ነው። ለሰላምታም እጠቀማለሁ ስለዚህ። እጅ መጨባበጥ ይሄ ሁሉ ነገር ስለሚያደርግልኝ እጅ መጨባበጥ ትወዳለሁ ወይ ለሚለው ጥያቄ ምን ማለት እፈልጋለሁ እኔ እጅ መጨባበጥ በጣም እወዳለሁ ደስ ይለኛል ይመቸኛል ማለት ነው። እና እጅ መጨባበጥ በጣም ደስ ሚል ነገር ነው በጣም ምወደው ነገር ነው። ይሄ የኔ ሀሳብ ነው። ሌላ ሰው ላይ ላይወድ ይችላል ሌላ ሰው ላይ ላይመቸው ይችላል። የሰውንም ውሳኔ አከብራለሁ ሌላ ሰው መጨባበጥ ካልወደደ እኔ እወዳለሁ ብዬ ሄጄ ሰውየውን አልጨብጠውም ምክንያቱም የሰዎችን ውሳኔ ማክበር አለብን። የሰዎችን ውሳኔ መጠበቅ አለብን ማለት ነው። ስለዚህ እጅ መጨባበጥ ትወዳለህ ለሚለው ጥያቄ አዎ እኔ እጅ መጨባበጥ እወዳለሁ። እጅ መጨባበጥ በጣም ደስ የሚለኝ ነገር ነው። ይመቸኛል እጅ መጨባበጥ ማለት ነው። ደግሞ እጅ መጨባበጥ እንዳልኩት ለናፍቆት እጠቀመዋለሁ ናፍቆቴን ለመግለጽ ሰላምታ ለሰው ሰላም ለማለት ስምምነት ለመፈጸም የስራ ስምምነት ሊሆን ይችላል። ሌሎች ስምምነቶችን ለመፈጸም እና ለመሳሰሉት ነገሮች። እጅ መጨባበጥን እጠቀማለሁ ስለዚህ እጅ መጨባበጥ ትወዳለህ ለሚለው ጥያቄ አዎ እጅ መጨባበጥ እወዳለሁ ደስ ይለኛል ይመቸኛል። እንደ ሁልጊዜው ይሄ ጥያቄ አሪፍ እንደሆነ መግለጽ እፈልጋለሁ ለምትጠይቁን ሰዎች በሙሉ። አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ለበጎ አድራጎት ሰርተህ ታውቃለህ ወይ ጥያቄ ነው? እንደ ሁልጊዜም ከመልስ በፊት ጥያቄ አሪፍ እንደሆነ በተለይ ደግሞ በተለይ ደግሞ ይሄ ጥያቄ አሪፍ እንደሆነ መናገር እፈልጋለሁ። ስለ በቁ አድራጎት ነው የሚያወራው በቁ አድራጎት ደግሞ መደጋገፍ ስለሆነ በጣም ይሄንን ነገር ጥያቄ ላይ ማስገባት አችሁ በጣም አሪፍ ነው ማለት እፈልጋለሁ። በዚህ አጋጣሚ ወደ መልሴ ደግሞ አልፋለሁ። ወይ ለበብቋራቁት ሰርተህ ታውቃለህ ወይ የሚል ጥያቄ ነው? ጥያቄው አዎ ለበቃ አራቁት ሰርቼ አውቃለሁ። ሰርቼ ማወቅ ብቻ ሳይሆን ደግሞ አሁንም እየሰራሁ እገኛለሁ። ይሄም ደግሞ ምንድነው? አቅም ለሌላቸው ተማሪዎች ማለትም ብዙም ብር ከፍለው አስጠኝ መቅጠር ለማይችሉ ህፃናት አንድ ላይ የሰበሰብኩኝ ከጓደኞቼ ጋር በመሆን ማለት ነው። እንደዚሁም ደግሞ ከ ከቤተክርስቲያን ሰዎች ጋር አንድ ላይ በመሆን በጎ አድራጎት ተሳትፌያለሁ። ይሄን በጎ አድራጎት ደግሞ ምንድነው ቀድሜ እንዳነሳሁት ወይም ደግሞ ቀድሜ እንዳወራሁት ማለት ነው። እንደዚህ አቅም የሌላቸው ወይም ደግሞ በኢኮኖሚ ወይም ደግሞ ብዙ ብር የሌላቸው ብር ከፍለው አስጠኝ መቅጠር ለማይችሉ ህፃናት ወይም ደግሞ ልጆች ምን እናደርጋለን እየሄድን የማስጠናት በጎ አድራጎት እናደርጋለን። በነፃ ማለት ነው። ብር ሳንከፍል ብር እነሱ ሳይከፍሉ እነሱ ብር ሳይከፍሉ እኛም ብር ሳይከፈለን ማለት ነው። በነፃ እየሄድን እነዚህ ልጆች እናስጠናለን ይሄ ደግሞ ቤተክርስቲያን ካሉ ልጆች ጋር ቤተክርስቲያን ካሉ እህት ወንድሞች ጋር ከጓደኞቼ ጋር በመተባበር ያደረግነው ነገር ነው። የበጎ አድራጎት ነኝ በጎ አድራጎት የተቋቋመ አለ የተቋቋመ ድርጅት አለ። እዛም አባ አለኝ ማለት ነው። ስለዚህ በዛ ድርጅት በኩል የሚመጣ የትኛውንም በቁ አድራጎትን ያደረግን እንደዚሁም ደግሞ ቀድሜ እንዳነሳሁት ኢኮኖሚያቸው ዝቅ ያለ ብዙ ብር መክፈል ለማይችሉ አስጠኚ መቅጠር ለማይችሉ ወላጆች ልጆቻቸውን እየሄድን እናስጠናለን ማለት ነው። አንድ ላይ ይሄደን እናስጠናንል ማለት ነው እነዚህን ወላጆች አንድ ላይ እነዚህን የወላጅ ኢኮኖሚ መክፈል ለማይችሉ አስጠን መቅጠር ለማይችሉ ወላጆች ልጆቻቸውን እየሰበሰብን ምን እናደርጋለን እናስጠናለን ማለት ነው። እና ይሄ ደግሞ በጣም በአጓራጎት ማለት ነው። በጣም ደስ የሚል ስራ ነው። በአጓራጎት ሲሰራ ልባችን በጣም ይረካል። በጣም ልብ የሚያረካ ስራ ነው በጎ አድራጎት ማለት። ነፍስ ራሱ ትባረካለች አድራጎት ሲሰራ። እኔ በበኩሌ እነዚህ ልጆች ሳስጠና የሚሰማኝ ደስታ ብር ተከፍሎኝ ራሱ ሳስጠና የማገኘውን ያህል ደስታ አያክልብኝም። እንደዚሁ ሳስጠናቸው የልጆቹን ችሎታ የበለጠ እንዲያወጡ ስረዳቸው ትምህርት ላይ ጎበዝ እንዲሆኑ ስረዳቸው በጣም ትልቅ ትልቅ ደስታ ነው የሚሰማኝ። እነዚህ ልጆች ነገ ትልቅ ቦታ ደርሰው ሳይ ደግሞ የበለጠ እንደምደሰት ተስፋ አደርጋለሁ። በበኩሌ እና በጎ አራጎት መስራት በጣም ደስ የሚል ነገር ነው። ታውቃለህ ወይ ለሚለው አሁንም እየተሳተፍኩ ነው። በጎ አራጎት ሰርቼ እየሰራሁኝ ነው። አሁን ራሱ ልጆችን ሰብስበን እያስጠናን ነው። አቅም ለሌላቸው ልጆች አቅም እየሆንን ነው። በብዙ መንገድ ደግሞ በጎ አድራጎት ነገር ላይ እየተሳተፍኩ ነው ማለት ነው። እና በጎ አራጎት ደግሞ አንድ መልእክት አለኝ ስለ በጎ አድራጎት። በጎ አራጎት ላይ ብዙም የመሳተፍ ልምድ የሌላቸው ወጣቶች እንደዚሁም ደግሞ የተለያዩ ሰዎች በጎአድራጎት ላይ እንዲሳተፉ በጓአድራጎትን ልምድ እንዲያደርጉ መተጋገዝ ጥሩ ነገር ነው። በጎ አድራጎት ጥሩ ነገር ነው። ስለዚህ በጎ አድራጎት ላይ እንዲሳተፉ በጎ አድራጎት እንዲሰሩ በዚሁ አጋጣሚ በመጠቀም ማለት ነው መልእክቴን ማስተላለፍ እፈልጋለሁ። እንደ ጥሪም እንዲቆጥሩት እየጠራኋቸው ነው። በጎ አድራጎት እንዲሰሩ እየጋበዝኳቸው ነው ማለት ነው። ስለዚህ በቋራጎት ስሩ ጥሩ ነገር ነው። ነፍሳችሁ እርካታ ታገኛለች ማለት እፈልጋለሁ። ለበጎ አረቁት ሰርተህ ታውቃለህ ለሚለው አዎ ሰርቼ አውቃለሁ። አሁንም እየሰራሁ ነው በሚል መልስ እንዲጠቃለልልኝ እላለሁ ማለት ነው። ስለዚህ ሁሌ እንደምነው ደግሞ የጥያቄ በጣም እንደስ የሚል ጥያቄ ነው። መነሳት ያለበት ጥያቄ ነው። ሰዎች ለበጎ አድራጎት ያላቸው እውቀት ከፍ እንዲል ያደርጋል። የምትጠይቁስ እናንተ በጣም እናመሰግናለን።

እሺ ይሄ ጥያቄ ደግሞ ምንድነው የሚለው? ወደ ስራ በሰአቱ ትደርሳለህ ወይ የሚል ጥያቄ ነው። ሁሌ እንደምለው በጣም ቆንጆ ጥያቄ ነው በማለት። ወደ መልሱ መሄድ እፈልጋለሁ። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ነው በጣም ደስ ብሎኛል እኔ በበኩሌ ወድጄዋለሁ ጥያቄውን። እሺ ወደ መልሱ እንሂድ። ደግሞ ወደ ስራ በሳቱ ትደርሳለህ ለሚለው ጥያቄ? እኔ ሁል ጊዜ ሰዎች የሚያውቁኝ በምንድነው? በሰአቴ ተሎ በመድረስ ነው። ስራ ቦታ ብቻ ሳይሆን በተለያዩ ቦታዎች ራሱ በሰአቱ ነው የምደርሰው እኔ ማለት ነው። እና። በሰአት ትደርሳለሁ ወይ ወደ ስራ ቦታ ለሚለው አዎ በስትክል በሰአት ነው የምደርሰው ስራ ቦታየ ማለት ነው። እንደውም በሰአት ብቻ ሳይሆን ከሰአቱ ራሱ ቀደም ብዬ አስር ደቂቃ አምስት ደቂቃ ቀደም ብዬ ነው የምገኘው በሰአቱም እና ይሄ ደግሞ ከየት ያመጣሀው ነው? እንዴት? ከየት የወሰድከው ባህል ነው። ወይም ደግሞ ከየት ያመጣሀው በሰአት ማክበር በሰአት መድረስ ካላችሁኝ። እናትና አባቴም እንደዚሁ ናቸው ከእነሱ ተምሬ ነው ማለት ነው። እነሱ የሆነ ነገር ካለ የሆነ ስራ ቦታ ሊሆን ይችላል። እንደዚሁም ደግሞ የተለያዩ ቦታዎች ሲሄዱ ሰአታቸውን አክብረው ወደ ስራ ቦታ በሰአቱ ነው የሚደርሱት ማለት ነው። ስለዚህ እነሱ ይሄንን ሲያደርጉ ሳይ ስላደግኩኝ እኔም ደግሞ ልክ እንደነሱ ከእነሱ ተምሬ እኔም ልክ እንደነሱ ስራ ቦታ ሲሄድ በሰአቴ ነው የምገኘው ማለት ነው። ሰዓት ለምሳሌ ሁለት ተኩል ካልሆነ መግቢያ ሰዓታችን አሁን የኛ የስራ ቦታ መግቢያ ሰዓታችን ሁለት ሰዓት ተኩል ነው። ወይም ደግሞ ሁለት ሰዓት ከሰላሳ ማለት ነው። ሁለት ሰዓት ከሰላሳ ነው መግቢያ። ስለዚህ ሁለት ሰዓት ከሰላሳ ላይ ምን እናደርጋለን ማለት ነው በሰአት እንገኛለን። በሰአት ነው ሁለት ሰዓት ተኩል ከሆነ ሁለት ሰዓት ተኩል። ተገኝተን ከዛም በኋላ። በስራ ቦታ ላይ በሰአት ተገኝተን እንገኛለን ማለት ነው። በስራ በሰአት ተገኝተን ማድረግ ያለብንን ነገር እናደርጋለን ስራችንንም እንሰራለን ማለት ነው። ስለዚህ በስራ ወደ ስራ ቦታ በሰአቱ ትደርሳለህ ለሚለው ጥያቄ። አዎ እኔ ስራ ቦታ ስሄድ በሰአቱ ነው የምደርሰው። ምንም ማረፍደው ነገር የለም። ማርፈድ በጣም የስንፍና ባህሪ ነው የስንፍና ምልክት ነው። የሚያረፍድ ሰው ሰነፍ ሰው ነው። ምክንያቱም ወይ እንቅልፉን ሲተኛ ነው ያረፈደው። ወይ በጊዜ ማታ ላይም ልብሶቹን ሳያዘጋጃጅ ጠዋት እነሱን ሲፈልግ ነው ያረፈደው። ወይ በተለያየ በስንፍና ምክንያት ነው ያረፈደው እንጂ። ጎበዝ ሰው የሆነ ሰው አያረፍድም ምክንያቱም ጎበዝ የሆነ ሰው ጠዋት የሚለብሰውን ልብስ ጫማ አዘጋጅቶ ነው የሚያድረው። ስለዚህ ጠዋት ሲነሳ ለባብሶ ነው የሚሄደው ማለት ነው። ምንም የሚፈልገው የሚያስተካክለው ነገር የለም። እንደዚሁም ደግሞ ጎበዝ የሆነ ሰው በጧት ነው የሚነሳው። ከእንቅልፉ በጠዋት ለምሳሌ እኔን ብትመለከቱኝ እኔ አሁን አስራ ሁለት ሰዓት ላይ ነው ከእንቅልፌ የምነሳው ማለት ነው። አስራ ሁለት ሰዓት ከእንቅልፌ ተነስቼ ብዙ ነገሮችን አድርጌ አካላዊ እንቅስቃሴ አድርጌ እንደዚሁም ደግሞ ገላዬን ታጥቤ ማድረግ ያለብኝን ነገር ሁሉ አድርጌ በሰአት ነው የምገኘው ማለት ነው። ስራ ቦታ ላይ በስነ ስርዓት ሁለት ሰዓት ተኩል ሲል እደርሳ ማለት ነው። ስለዚህ በዛ ሰዓት ላይ ስደርስ ብዙ ጊዜ ይጠይቁኛል እንደዚህ አብሬያቸው የምሰራቸው ሰዎች። እንደዚሁም ደግሞ ጓደኞቼም ምንድነው? ሚስጥሩ በሰአት የመድረስ ነገር ወደ ስራ ቦታ ሁሌ አንተ በስራ ስራ ቦታ ላይ። ሁሌ በሰአት ነው የምትደርሰው። ይሉኛል እና አዎ እኔ ጠዋት ስለምነሳ ማስተካከል ያለብኝን ነገር ደግሞ ማታ ስለማስተካክል ነው። በጊዜ የምደርሰው ብዬ እነግራችኋለሁ ለእነሱም ማለት ነው። ስለዚህ ወደ ስራ በሰአቱ ትደርሳለህ ለሚለው ጥያቄ። አዎ በሰአቱ ነው የምደርሰው። አርፍጄ አላውቅም። ማርፈድም በጣም ያስጠላኛል አልወድም። ቦታ በጊዜ ተገኝቼ ስራዬን ጀምሬ እንደዚሁም ደግሞ ስራዬን በቅልጥፍና እና በፍጥነት በጥራት አከናውናለሁ ማለት ነው። ስለዚህ በስራ ወደ ስራ በሰአቱ ትደርሳለህ የሚለው ጥያቄ። አዎ ወደ ስራ በሰአቱ እደርሳለሁ። ከዛም በኋላ መስራት ያለብኝን ነገር የተለያዩ ነገሮች እሰራለሁ ማለት ነው። እና ሁሌ እንደምለው ደግሞ ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም መነሳት ያለበት ጥያቄ ነው ማለት እፈልጋለሁ። ይሄንን እድል በመጠቀም ይሄንንም የጠየቃችሁኝ በጣም በጣም ማመስገን እፈልጋለሁ አመሰግናለሁ ማለት እፈልጋ

እሺ። ይሄ ጥያቄ ምን የሚል ጥያቄ ነው። በቤትህ ምን አይነት የቤት እቃዎች አሉ የሚል ጥያቄ ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ የሆነ ጥያቄ ነው። እኔ በበኩሌ በጣም ተመችቶኛል። በዚሁ ቀጥሉ ማለት እፈልጋለሁ የጥያቄውን ጉዳይ። እንደዚህ እያልኩኝ ደግሞ ወደ መልሴ እሸጋገራለሁ ማለት ነው። ጥያቄው በቤትህ ውስጥ ምን አይነት የቤት እቃዎች አሉ የሚል ነው። እኔ በቤቴ ውስጥ ማለት ነው። የተለያዩ አይነት እቃዎች ነው ያሉት በቤቴ ውስጥ። አስፈላጊ የሚባሉ ዋና ዋና እቃዎችን አሟልቼ እገኛለሁ። እነሱም ደግሞ ለምሳሌ በዋነኛው ያለኝ እቃ ምንድነው መቀመጫ ነው። ወይም ደግሞ ሶፋ ምንለው ወይም ደግሞ ወንበር የምንላቸው እነ ሶፋና ወንበሮች አሉኝ። ለምንድነው ሶፋና ወንበር የምትጠቀምበት የምትገለገልበት ለሚለው ጥያቄ ሚል ጥያቄ ድንገት ከተነሳ። ሶፋ እቀመጥበታለሁ በጣም ደክሞኝ ስመጣ እቀመጥበታለሁ ሶፋው ላይ ወንበሮቹ ላይም እንደዚሁ እቀመጥበታለሁ ማለት ነው። ስለዚህ ሶፋ ለመቀመጥ ያገለግላል ማለት ነው። እላዩ ላይ ሰው ደክሞት ሲመጣ እላዩ ላይ ቁጭ ብሎ የተለያየ ነገር እንትን እንዲመለከት እንዲሰራ። እንዲያጠና የተለያዩ ስራዎቹንም እንዲሰራ ያቀለቅላል ማለት ነው። እላዩ ላይ ተቀምጠን እንደዚሁም ወንበሮች ማለት ነው። ሌላኛው ደግሞ ያለኝ እቃ ምንድነው? ቁም ሳጥን ነው። ይሄ ቁም ሳጥን አለኝ ሌላኛው እቃዬ ቁም ሳጥን ነው ይሄ ቁም ሳጥን ደግሞ ምንድነው የማደርግበት ልብሶችን አስቀምጥበታለሁ። ልብሶቼን በስትክክል አጣጥፌ አስተካክዬ ማስቀምጥበት ነው ማለት ነው። ቁም ሳጥን እና ቁም ሳጥን አለኝ ቅድም እንዳልኩት ሶፋ አለኝ ወንበር አለኝ። ሌላ ያለኝ የቤት እቃ ደግሞ ምንድነው? እሱ ቢፌ ነው ማለት ነው። ቢፌ አለኝ ቤት ውስጥ እና ይሄ ቢፌ ደግሞ የተለያዩ አይነት እቃዎችን ማስቀምጥበት ነው። ለምሳሌ እንደ ብርጭቆ ያሉ እቃዎችን እንደዚሁም የተለያየ አስፈላጊ የሚባሉ ወጥ የሚሰራባቸው የተለያዩ እቃዎችን ብፌ ውስጥ አስቀምጣለሁ ማለት ነው። እኔ ሌላኛው ደግሞ ያለኝ የቤት እቃ ምንድነው? አልጋ ነው። አልጋ ደግሞ ምንድነው የምታደርግበት በአልጋ ካላችሁኝ። በዚህ አልጋ በመጠቀም እንቅልፌን እተኛበታለሁ ማለት ነው። እዚህ አልጋ ላይ ነው እንቅልፌን የምተኛው። እንቅልፌ ሲመጣ ሄጄ የምተኛበት ጎኔን ማሳርፍበት አልጋ አለኝ ማለት ነው። አልጋዬ በጣም ተለቅ ይላል ምክንያቱም ደግሞ ትን ቁመቴ ስለማይመች ለአጭር አልጋ ረዘም ያለ አልጋ አለኝ። ረዘም ያለ አልጋ አለኝ ማለት ነው። ሌላ ደግሞ ያለኝ የቤት እቃ ምንድነው? ከሰል ማንደጃ ነው። ከሰል ማንደጃ ደግሞ ለምን ይጠቅማል ማለት ነው። ከሰል አቀጣጥዬ ምግቤን እንዳበስል እንደዚሁም ደግሞ አንዳንዴ ሻይ እንዳፈላ ወጥ እንድሰራ ምግቦችን እንድሰራ። እንደዚሁም የተለያዩ ነገሮች እንዳረግበት ከሰል ማንደጃ አለኝ ማለት ነው። ሌላ ደግሞ ያለኝ እቃ ምንድነው? ሌላ ትንንሽዬ ሳጥኖች አሉኝ። እነዛ ሳጥኖች ደግሞ ምንድነው የማደርግበት አንዳንድ እቃዎችን ነው የማስቀምጥበት። እዛ ሳጥኖች ውስጥ ማለት ነው። እና ደግሞ ሌላው ያለኝ እቃ ደግሞ ምንድነው ማቀዝቀዣ ነው። ወይም ደግሞ ፍሪጅ ይባላል እኔ ማቀዝቀዣ በአማርኛ ማቀዝቀዣ ነው የሚባለው። የተለያዩ ምግቦችን ከውጪ ገዝቼ ስመጣ ለረጅም ጊዜ እንዲቆይልኝ ማቀዝቀዣ ውስጥ አደርጋለሁ ማለት ነው። እና እስካሁን ምን ምን አለኝ አልኩኝ። ሶፋ ወይም ደግሞ መቀመጫ ወንበሮች አሉኝ ማለት ነው። ቁም ሳጥን አለኝ ብያለሁ ሶፋን የምቀመጥበት ነው ቁም ሳጥን ደግሞ ልብሶቼን የማስቀምጥበት ነው። ትናንሽ ሳጥኖች አሉኝ አንዳንድ እቃዎችን ማስቀምጥባቸው እንደዚሁም አልጋህ ደግሞ አለኝ ማለት ነው። አልጋዬ ላይ ደግሞ እተኛበታለሁ ቢፌ ደግሞ የተለያዩ እንደ ብርጭቆ ያሉ እቃዎችን አስቀምጥበታለሁ ማለት ነው። እና ማንደጃም ከሰል ማንደጃም እንዳለኝ ተናግሬያለሁ። ከሰል ማን ደጃም እጠቀምበታለሁ ምግብ ለማብሰል ማለት ነው። እና እነዚህ የተለያዩ የቤት እቃዎች አሉኝ። ብቻውን እንደሚኖር ሰው አውቃለሁ ብዙ እቃዎች ናቸው። ነገር ግን እነዚህ የቤት እቃወች አሉኝ ማለት ነው። ሁሌ እንደምለው ይሄ ጥያቄ በጣም አሪፍ ጥያቄ ነው። የምትጠይቁን ሰው የምትጠይቁን በዚሁ ቀጥሉበት አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምንድነው የሚለው ቃልህን ትጠብቃለህ የሚል ጥያቄ ነው? ሁሌ እንደምለው አስቀድሜ ይሄ ጥያቄ በጣም ቆንጆ እንደሆነ ማንሳት እፈልጋለሁ። በጣም ቆንጆ ጥያቄ ነው ደስ የሚል ጥያቄ ነው። እኔ በኩሌ ይሄ ሀሳብ ተመችቶኛል ማለት እፈልጋለሁ። እሺ ወደ መልሱ ልቀጥል ጥያቄው ቃልህን ትጠብቃለህ የሚል ነው። መልሴ ደግሞ ምንድነው ማለት ነው? አዎ ቃሌን እጠብቃለሁ። እኔ ቃልም በመጠበቅ ጉዳይ አልደራደርም። በጣም ለቃሌ ታማኝ የሆንኩ ሰው ነኝ ማለት ነው። ቃልህን ትጠብቃለህ ለሚለው አዎ እጠብቃለሁ። ቃሌን አላጥፍም ማለት ነው። ለምሳሌ ብዙ ጊዜ ቃልህን ትጠብቃለህ ለሚለው ብዙ ጊዜ ሰዎችን የሆነ ነገር አረግላችኋለሁ ብዬ ቃል ከገባሁ ያንን ቃሌን እጠብቃለሁ ማለት ነው። እና ያን ቃሌን እጠብቃለሁ ሁሌም ቢሆን ቃሌን እንደጠበኩኝ ነው ማለት ነው። እና ለምሳሌ ብር ተበድሬ ከሆነ እና ነገ እመለስልሃለሁ ብዬ ቃል ከገባሁኝ ነገ ምንም ቀኑን ሳላሳልፍ ቃሌን ጠብቄ አሳልፋለሁ ወይም ደግሞ ብሩን እሰጠዋለሁ ብሩን የተበደርኩትን ብር መልሼ እመልሳለሁ ማለት ነው። ስለዚህ ለቃሌ ታማኝ ነኝ ማለት ነው። ቃልህን ትጠብቃለህ ለሚለው ጥያቄ መልስ አዎ ቃሌን እጠብቃለሁ የሚል መልስ መስጠት እፈልጋለሁ። ይሄንን ደግሞ በተለያየ ቦታ ለምሳሌ ስራ ላይ ለምሳሌ ስራ ላይ ከሆንኩኝ ለምሳሌ ነገ አስገባላችኋለሁ የተሰጠኝን ስራ ለመቼ ታደርስልናለህ ሲሉኝ ነገ አስገባለሁ ብዬ ቃል ከገባሁኝ ያንን ቃሌን ለመጠበቅ ሌሊቱን ሙሉ ስሰራ አድራለሁ ማለት ነው። እና ያን ያህል ነው ቃሌን የምጠብቀው ያን ያህል ነው። ለቃሌ ታማኝ ምሆነው ማለት ነው። እና በተለያየ አጋጣሚ ቃል የመግባት አጋጣሚ ነበረ። እና የሆነ ወቅት ላይ እንደውም አንደኛው እወጣለሁ ብዬ ቃል ገባሁኝ ከዛም በኋላ ቃሌን ለመጠበቅ ስል ጠንክሬ ማንበብ ጀመርኩ። እንደዚሁም ያልገባኝን ነገር ሰዎችን መጠየቅ ጀመርኩኝ። ከዛም በኋላ ሰዎችም ያልገባኝን ነገር እየነገሩኝ እኔም ደግሞ በየእለቱ በየቀኑ እያነበብኩኝ የተሻለ ወጣት ውጤት አምጥቼ አንደኛ መውጣት ችያለሁ ማለት ነው። እና ቃሌን በመጠበቅ ረገድ እንከን እንከን አልባ ጉዞ ነው ማለት ነው። እያካሄድኩ ያለሁት ቃልም መጠበቅ የመሰለ ነገር የለም። ቃላቸውን የማይጠብቁ ሰዎች ማለት የማይታመኑ ሰዎች ናቸው። ሰው ደግሞ ማያምናቹ ከሆነ ችግር ነው ወይም ደግሞ ጥሩ አይደለም ማለት ነው። ስለዚህ ቃልን መጠበቅ አስፈላጊ ነው። ቃልህን ትጠብቃለህ ወይ ለሚለው ጥያቄ በድጋሚ አዎ ቃሌን እጠብቃለሁ ማለት እፈልጋለሁ። ቃልን ደግሞ የማይጠብቅ ሰው ሳገኝ ቃሉን እንዲጠብቅ እመክረዋለሁ። እንደዚሁም ደግሞ ቃሉን ለመጠበቅ ምን ምን ምን ነገር ማድረግ እንዳለበትም ጭምር ጨምሬ እነግረዋለሁ። ስለዚህ እኔ ቃሌን ስለምጠብቅ ከእኔ ከተማርኩት ነገር ለዛ ሰው ባጋራው ምናልባት ቃሉን ይጠብቃል በሚል ስሜት ነው ይሄንን የማደርገው። እና ቃልን ትጠብቃለህ ለሚለው ጥያቄ አዎ ቃሌን እጠብቃለሁ ብዙ ጊዜ ደግሞ ቃሌን ስጠብቅ ያደረኳቸው ነገሮች ብዙ ነገሮች አሉ። ትምህርቴ ላይ ስራዬ ላይ በተለያዩ የህይወቴ ክፍሎች ቃል ገብቼ እነዛን ደግሞ ቃሎቼን ደግሞ ጠብቄያለሁ ማለት ነው። እና ቃላቹን ጠብቁ ለማለት እፈልጋለሁ ለሌሎች ለሌሎች ሰዎች ቃላቸውን ለማይጠብቁ ሰዎችም ጭምር ቃላችሁን ጠብቁ ቃላችሁን ጠብቁ ማለት እፈልጋለሁ። እና ቃልን መጠበቅ የመሰለ ነገር የለም። በጣም ጥሩ ነው ሁሌም እንደምለው ደግሞ ይህ በጣም ቆንጆ ጥያቄ ነው። ጥያቄ ነው ይሄን ለምጠየቁን በሙሉ አመሰግናለሁ

እሺ ጥያቄ ደግሞ ምን የሚል ጥያቄ ነው። ሽማግሌዎችን እንዴት ታከብራለህ የሚል ጥያቄ ነው። ሁሌ እንደምለው ይሄ በጣም አሪፍ ጥያቄ ነው ቆንጆ ጥያቄ ነው ማለት እፈልጋለሁ አስቀድሜ እና ሽማግሌዎችን እንዴት ታከብራለህ ለሚለው ወደ መልስ አልፋለሁ። እኔ ሽማግሌዎችን የማከብረው እንዴት ነው? በመጀመሪያ ደረጃ ሽማግሌዎችን በጣም እጅግ በጣም አድርጌ አከብራቸዋለሁ በመጀመሪያ ደረጃ። ምክንያቱም እነሱ ማለት ብዙ እውቀትን የያዙ ብዙ የህይወት ልምድ ያላቸው በህይወት ዘመናቸው ብዙ ነገሮችን ያዩ ናቸው። እና ብዙ ነገሮችን የሚያውቁ ተረጋግተው የሚያስቡ ነገሮችን ከብዙ አቅጣጫ የሚመለከቱ ስለሆኑ ሽማግሌዎች ትልቅ ክብር እሰጣቸዋለሁ አከብራቸዋለሁ። እና ሽማግሌዎችን እንዴት ታከብራለህ ለሚለው በተለያየ መንገድ አቀብራችኋለሁ ሽማግሌዎችን። እንዴት አከብራችኋለሁ ሽማግሌዎችን በመጀመሪያ እነሱን። የተለያየ ነገር ቅድሚያ በመስጠት ለምሳሌ ያክል የታክሲ ሰልፍ ላይ ከሆነ ያለነው ወይም ደግሞ የመኪና የተሽከርካሪ ሰልፍ ላይ ከሆነ ያለነው ተሽከርካሪ ውስጥ ለመግባት ሰልፍ ላይ ከሆነ ያለነው ማለት ነው። ምን እናደርጋለን ለነሱ አስቀድሜ እኔ በበኩሌ ማለት ነው። ለነሱ አስቀድሜ ሰልፉ ላይ እንዲገቡ እኔ ቀድሞ እንዲገቡ እድሉን እሰጣችኋለሁ ወይም ደግሞ አስገባችኋለሁ ከፊት ለፊቴ። እና አንዱ ለነሱ የማከብርበት መንገድ ቅድሚያ በመስጠት ነው ብዬ አምናለሁ። ሌላው ደግሞ በተሽከርካሪ ውስጥ ወይም ደግሞ በባስ ውስጥ ባስ ውስጥ በምንሆንበት ጊዜ እንዲህ ትልልቅ መኪኖች ውስጥ በምንሆንበት ጊዜ እኔ ተቀምጬ ከሆነ እንደዚሁም ሽማግሌዎቹ እየቆሙ ከሆነ ማለት ነው። ምን ይሆናል ማለት ነው። እኔ እነሳለሁ ከወንበሬ ለነስቼ እነሱን አስቀምጣቸዋለሁ ማለት ነው ሽማግሌዎቹን አስቀምጣቸዋለሁ። እኔ ደግሞ ከወንበሬ እነሳና እነሱ ደግሞ በእኔ ቦታ ይቀመጣሉ ማለት ነው ሽማግሌዎቹ። በዚህ መንገድ አከብራችኋለሁ ቅድም እንዳልኩኝ ቅድሚያ እሰጣችኋለሁ። እንደዚሁም ደግሞ እንደዚህ መነሳት ባለብኝ ሰዓት ለእነሱ እነሳለሁ ሌላው ደግሞ ማከብራቸው ምንድነው? እነሱ የተለያዩ እቃዎችን ገዝተው ወደ ቤት በሚሄዱበት ጊዜ እቃዎቹን እነሱን በማገዝ የተለያዩ የሚከብዱ እቃዎች ካሉ እነሱ በደንብ መሸከም ስለማይችሉ እነሱ ከአቅማቸው በላይ ስለሆነ እኔ እየሄድኩኝ ያንን እቃ እሸከማለሁኝ እና ያንን እቃ አግዛችኋለሁ ማለት ነው። ስለዚህ ሽማግሌዎቹን ቅድሚያ በመስጠት አከብራችኋለሁ ሰልፎች ላይ የተለያዩ ቦታዎች ላይ ቅድሚያ በመስጠት አከበራችኋለሁ። እንደገና ደግሞ ከቦታዬ በመነሳት እነሱን በማስቀመጥ አከብራቸዋለሁ። ሶስተኛ ደግሞ በምን አከብራቸዋለሁ ማለት ነው? የተለያዩ እቃዎች ተሸክመው ካሉ እነዚህ ሽማግሌዎች እሱን በመሸከም እሱን ተቀብዬ በመሸከም እነሱን አግዛቸዋለሁ። ስለዚህ እነሱን በማገዝ ላከብራቸው እችላለሁ ማለት ነው። ሌላው ደግሞ ሽማግሌዎችን እንዴት ታከብራለህ ለሚለው? እነሱን በመታዘዝ የተለያዩ ነገር ሲያዙኝ እሺ ብዬ በመስማት በመታዘዝ እነሱ የሚሉትን ቃላታቸውን በማክበር እነሱ የሚሉትን በመስማት በእነዚህ በተለያዩ መንገዶች ማለት ነው። ሽማግሌዎችን አከብራለሁ። ምን አልኩኝ ቀድሜ አስቀድሜ ቦታ በመስጠት አከብራቸዋለሁ። ሲመጡ እኔ ቦታ ተነስቼ ከቦታዬ እነሱ ደግሞ እንዲቀመጡ በማድረግ የተለያዩ እቃዎችን በማገዝ አከብራቸዋለሁ። ለነሱ በመታዘዝ እከብራቸዋለሁ ማለት ነው። ለሽማግሌዎች በመታዘዝ እነሱ የሚሉትን በመስማት ምክንያቱም እነሱ ብዙ የህይወት ውጣ ውረድ ስላለፉ ብዙ የህይወት ልምድ ስላላቸው እነሱ የሚሉት ነገር ትክክል ወደ መሆን ይጠጋል ለዛ ብዬ ነው የምሰማቸው። እና ሽማግሌዎች እንዴት ታከብራለህ ለሚለው? ለነሱ ከቦታዬ በመነሳት ቅድሚያ በመስጠት እነሱ የሚሉትን በመስማት እቃዎችን የተለያዩ እቃዎችን በማገዝ እንደዚሁም ደግሞ በመታዛዝ እሰማችኋለሁ ማለት ነው። ስለዚህ ጥያቄ እጅግ አድርጌ አመሰግናችኋለሁ

እሺ ጥያቄ ደግሞ ምንድነው የሚለው? አቧራ ችግር ይፈጥርብሃል። አቧራ ችግር ይፈጥርባል የሚል ጥያቄ ነው። ሁል ጊዜ እንደምለው። አመሰግናለሁ በመጀመሪያ ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ስለ ጤና ነክ ጥያቄ ስለሆነ መነሳት ያለበት ጥያቄ። ነው በጣም አሪፍ ቆንጆ ጥያቄ ነው በማለት ወደ መልስ አልፋለሁ። እሺ። አቧራ ችግር ይፈጥርብሃል የሚለው ጥያቄ አዎ በጣም በጣም አቧራ አቧራ በጣም ችግር ይፈጥርብኛል። እንዴት ነው ችግር የሚፈጥርብህ? ለሚለው ወይም ደግሞ እንደዛ ካላችሁ። አንደኛ አቧራ ችግር የሚፈጥረው ጥቃቅን የሆኑት አቧራዎቹ አይን ውስጥ ይገባሉ። እና እነዛ አቧራ አይን ውስጥ የሚገባው አቧራ ቀስ በቀስ ቀስ በቀስ እያለ ማለት ነው። ምን ይሆናል? ይሄ አቧራ አይን ይጎዳል ይሄ። አይን ላይ ችግር ይፈጥራል ማለት ነው። እና አቧራ ችግር ይፈጥርብሃል ወይ ለሚለው አዎ ችግር ይፈጥርብኛል። የመጀመሪያው ችግር የሚፈጥርብኝ እንዴት ነው? አይኔ ውስጥ ይገባል የተለያዩ አቧራዎች አይን ውስጥ ይገባሉ። አይኔ ውስጥ ሲገቡ ቀስ በቀስ እያሉ የአይን ህመም ይፈጥራሉ። አይን ህመሙ ደግሞ ችግር ነው አንዱ ችግር አቧራ ከሚፈጥራቸው ችግሮች ውስጥ አንዱ ችግር እና መጥፎ ችግር ነው ማለት ነው። እና አቧራ አይን ውስጥ ቀስ በቀስ እያለ አይን ከጎዳ በኋላ ለተለያየ ለአይን በሽታ ይዳርጋል ማለት ነው። እና ሁለተኛው ደግሞ አቧራ እሚጎዳኝ እንዴት ነው? በመላመድበት ጊዜ የተጸዳ ጫማ የተጸዳ ልብስ የተጸዳ ሱሪ እንደዚህ እንደዚህ ያበላሽብኛል ማለት ነው። አቧራ እና እነዚህ እነዚህን ስለሚያበላሽ አቧራ ችግር ይፈጥራል ልብሴ ላይ ችግር ይፈጥራል። አይኔ ላይ ችግር ይፈጥራል። እና አቧራ በተለያየ መንገድ ችግር ይፈጥርብኛል ማለት ነው። አስቀድሜ እንደተናገርኩት የመጀመሪያው አይን ነው። አይኔ ውስጥ የተለያዩ አቧራ ትንንት አቧራ ብናኞች ሲገቡ አይኔ ይጎዳል። አይኔ ላይ ጉዳት ይደርሳል። ሁለተኛው ደግሞ እንዴት ነው? ልብሶቼ ላይ በመሆን ልብሴን ያቆሽሻል። በተለይ ቦታ ላይ ልብስ ያቆሽሻሉ ገላ ያቆሽሻሉ እንደዚሁም ደግሞ ጫማ ያቆሽሻሉ ስለዚህ አሁን አቧራ ልብሴን ካቆሸሸብኝ በኋላ ልብሴን ማጠብ ሊኖርብኝ ነው። እንደዚሁም ደግሞ ጫማዬን ማጠብ ይኖርብኛል መልሼ ምክንያቱ አባባራ አቧራ ስለሆነ ስለቆሸሸ ማለት ነው። ስለዚህ አቧራ ማለት ብዙ ችግር የሚፈጥር ነገር ነው። ብዙዎቻችን ላይ ብዙ ችግር ፈጥሯል። ለዚሁም ደግሞ አባራ ብዙ ችግሮችን ከመፍጠሩ ባሻገር ብዙ ሰዎች አይናቸው እንዲጎዳ አይናቸው እንዲታመም አድርጓል። ብዙ ሰዎች ደግሞ ምን እንዲሆን አድርጓል ልብሳቸው ቆሽሾ ለተደራ ለተ ለተጨማሪ የልብስ ማጠቢያ ወጪ እንዲያወጡ አድርጓል። ይሄ ነገር ሌላው ሰው ላይ ብቻ ሳይሆን እኔም ላይ የተከሰተ ነገር ነው። እና አቧራ በብዙ መንገድ ሰውን ይጎዳል። የመጀመሪያው አቧራ ሰው የሚጎዳበት መንገድ አይን ውስጥ ብናኝ ይገባል ያ ብናኝ ደግሞ ሰው አይን ያሳምማል ማለት ነው። የሰው አይን ደግሞ ከታመመ። ወደ ህክምና ቦታ ሄዶ ካልታከመ ችግር ውስጥ ነው። እንደዚሁም ደግሞ ልብስ ያቆሽሻል። ስለዚህ ልብስ ካቆሸሸ ደግሞ ለልብስ የሚያስፈልጉ እንደ ሳሙና ያሉ ነገሮችን የድቃሚ ብር አውጥተን ገዝተን ማጠብ ሊኖርብን ነው። ይሄ ደግሞ አጠቃላይ ለተጨማሪ ወጪ ይዳርጋል ማለት ነው። ስለዚህ አቧራ ችግር ይፈጥርብኛል ለሚለው ጥያቄ? አዎ አቧራ ችግር ይፈጥርብኛል። አይኔ ላይና ልብሴን ደግሞ በማቆሸሽ ችግር ይፈጥራል ማለት ነው። እና ለዚህ መፍትሄ ደግሞ መጽጠር መጠቀም መታከም እና የመሳሰሉትን ናቸው። እና ይሄ ጥያቄ በጣም ቆንጆ ጥያቄ እንደሆነ መናገር እፈልጋለሁ። ሁላችሁም የጠየቃችሁ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምንም የሚል ጥያቄ ነው። የምታስታውሰው ጥሩ መምህር አለ የሚል ጥያቄ ነው። ሁሌ እንደምለው በጣም ቀንጆ ጥያቄ ነው በማለት እንጀምራለው። ነው ይሄ እድል ስለተሰጠኝ አመሰግናለሁ። ጥያቄ በጣም ቆንጆ ጥያቄ ነው። በጣም ቆንጆ የሆነ ጥያቄ ነው። ምክንያቱም ብዙ ጊዜም ስለመምህሮች አይወራም ስለ መምህሮች አይነሳም። ስለዚህ መምህርን አንስተን በመወያየታችን በመጠያየቃችን በእውነት ደስ ብሎኛል። እውነት ትልቅ ደስታ ነው የተሰማኝ። ስለዚህ የምታስታውሰው ጥሩ መምህር አለ ወይ የ ለሚለው ጥያቄ? አዎ አለኝ። እሱም ደግሞ መምህር ደምስ ይባላል። የታሪክ አስተማሪያችን ነው መምህር ደምስ እና መምህር ደምስ በእውነት ከአስረኛ ክፍል ጀምሮ ያስተማረን የታሪክ መምህራችን ነው። መምህር ደምስ ማለት እና በእውነት ይሄ መምህር በጣም እኔ ቃላት የለኝም እሱን የምገልጽበት በጣም ጎበዝ መመር ነው። በጣም ደስ የሚል መምህር ነው። በጣም ሲያስተምር ይገባኛል እኔም ብቻ ሳይሆን ደግሞ ብዙዎች የክፍላችን ተማሪዎች ይወዱታል። እሱ ሲያስተምር በጣም ይገባናል። ደስ ይለላል ይላሉ እነሱ ማለት ነው። እና እሱ ታንክ ከተባለችል ሲያስተምር በጣም በጣም ነው። ደስ የሚለው የሚገባው ለተማሪዎች የሚሰጠው ፍቅር ለተማሪዎች የሚሰጠው እውቀት ለተማሪዎች የሚሰጠው ትኩረት የሚያስተምርበት መንገድ ነገር እንድንወደው አድርጎናል ማለት ነው። እና በጣም ጥሩ መምህር ነው። በጣም እናስታውሰዋለን መምህር ደምስ ታሪክ አስተማሪያችን ከአስረኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል። ማለትም አስረኛ ክፍል አስራ አንደኛ ክፍል አስራ ሁለተኛ ክፍል ተከታታይ ታሪክ መምህራችን ሆኖ እስከ አስራ ሁለት ጨርሼ ወደ ዩኒቨርሲቲ እስከሚሄድ ድረስ እሱ ነበረ ማለት ነው። አስተማሪያችን የመም የታሪክ እና በእውነት እጅግ እጅግ ድንቅ የሆነ አስተማሪ የታሪክ እውቀቱ በጣም ቆንጆ የሆነ የታሪክ እውቀት ያለው ብዙ ስለ ኢትዮጵያ ታሪክ ስለ አለም ታሪክ ብዙ ስለ ታሪክ የሚያውቅ ሰው ነው ማለት ነው። እና ብዙ ሲያስረዳን በጣም ደስ የሚል መንገድ ነው የሚጠቀመው ሁላችንም አስተ ተማሪዎች የሆንን ብለን ምንም ወሬ ሳናወራ ነው የምንሰማው። የሆነበት ምክንያት ደግሞ ሲያስተምር ጎበዝ ስለሆነ ሲያስተምር ቀልብ ስለሚስብ ሲያስተምር ተማሪን የመሳብ ችሎታ ስላለው ሁላችንም ዝም ብለን እንሰማለን። ነገር እንደዛው ደግሞ ይገባናል ማለት ነው። በጣም ስለምንሰማው በጣም ሲያስተምር ስለምንከታተለው እንደዚሁም የታሪክ ውጤታችን ራሱ በጣም ቆንጆ ነው። ይሄ የሆነው ደግሞ አስተማሪው በስተክል ስለሚያስተምረን አእምሮ አጭር ውስጥ ይቀራል። ሌላው ደግሞ ምንድነው? ይሄ አስተማሪያችን በጣም ደስ ስለሚለን በአስተማሪው በመነሳት ምን እናደርጋለን ማለት ነው? ትምህርቱን እንወደዋለን ትምህርቱን ቆንጆ ነው ደግሞ እናነበዋለን ማለት ነው። ካነበብነው ደግሞ እንደሚታወቀው ፈተና እንሰራለን ማለት ነው። ተማሪዎች እንደዚህ ነበር የምናርቀው ማለት ነው። ስለዚህ የምታስታውሰው ጥሩ መምህር አለ ወይ ለሚለው ጥያቄ? አዎ ጥሩ መምህር አለ መምህር ደም ሲባል አለ ታሪክ አስተማሪያችን ነው እውነት እጅግ በጣም ደስ የሚል የምንኮራበት አይፍ የሆነ መምህር አለን። እና ይሄ መምህር በጣም ጎበዝ እንደሆነ ልመሰክርለት እፈልጋለሁ። ጥሩ እንደሆነ ልመሰክልለት እፈልጋለሁ። በአሁን ደረጃ በአስተማሪ አቁም አቁም ከመምህርነት ሙያ ይውጣ አይውጣ ባላቅም ነገር ግን ቆንጆውና ጥሩ መምህር እንደሆነ መመስከር እፈልጋለሁ ሁሌ። እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ይሄን ጥያቄ ስለጠየቃችሁኝ እጅ ጋር አድርጌ ማመስገን እፈልጋለሁ

እሺ ጥያቄ ደግሞ ምን የሚል ነው። ሩዝ ትወዳለህ ወይ የሚል ጥያቄ ነው። አዎ ሩዝ እኔ እጅግ አድርጌ ነው የምወደው። በጣም ይመቸኛል። ሩዝ ማለት ነው። ከእሷ አስቀድሜ ግን ሩዝ ትወዳለህ ወይ? ለሚለው ጥያቄ በጣም የሚገርም ጥያቄ ነው ተመችቶኛል እኔ በበኩሌ ወድጄዋለሁ አሪፍ ነው። እና ሩስ ትወዳለህ ለሚለው ጥያቄ አዎ ሩዝ እወዳለሁ ማለት እፈልጋለሁ። ሩዝ በእውነቱ በእውነት ሩዝ በጣም የሚመቸኝ ምግብ ነው። ለምን ሩዝ ትወዳለህ? ካላችሁኝ ደግሞ ብዙ ጊዜ አይታችሁ ከሆነ። እንደዚህ እንትን የሚያስቸግረው ሰው ይሄ የሚያስቀምጠው ሰው። ምናምን እንደዚህ የሚያመው ሰው አይታችሁ ከሆነ ወይም እንትን ሩዚታ እንዲበላ ይደረጋል። እና ሩዝ አንድም እንደ መድሃኒት አንድም ደግሞ ስለሚጣፍጥ በእነዚህ በሁለቱ ምክንያቶች እወደዋለሁ ማለት ነው። ሩዝ በእውነት የሩዝ አሰራር ይገርመኛል። በፊት ላይ ሩዝ እኔ ኬት እንደሚመጣ አላውቅም ነበር። ልጅ ሆኜ በጣም ይገርመኝ ነበር ሩዝ ከየት ነው የምመጣው እያልኩኝ እጠይቅ ነበረ። ስለ ሩዝ ይገርመኝ ነበረ። በፊት ላይ ሳስብ ምክንያቱም ፓስታና መኮሮኒን ብንመለከት አሁን እነሱ ከየት ነው የሚገኙት? ከፋብሪካ ፋብሪካ ተመርተው ከስንዴና ከተለያዩ ነገሮች ተመርው የሚገኙ ናቸው። ፓስታና መኮሮኒ ሩስ ግን ፋብሪካ ማይሰራ ከሆነ። ከየት ነው የሚመጣው ብዬ በውስጤ በጣም አስብ ነበረ በፊት ልጅ ላይ ያለው ስለ ሩዝ ሳስብ ማለት ነው። እና ሩዝ ማለት በእውነት ብዙ እንድመራመር ያደረገኝ ነገር ነው። ከዛ ገብቼ ሩዝ ከየት ነው የሚመጣው ብዬ ፈለኩኝ አነበብኩኝ ማለት ነው። ገብቼ የተለያዩ መረጃዎችን ሳገላብጥ ሩዝ እንደሌሎቹ ሌሎቹ ምግቦች እንደ አብዛኞቹ ምግቦች። ተተክሎ እንደሆነ ተተክሎ ከዛም በኋላ ተክል ሆኖ በቅሎ ከበቀለ በኋላ እንደዛ እንደሚበላ ሳቅ። በሰአቱ በጣም እጅግ ነበር የገረመኝ ሩዝ ተክል እንደሆነ አላውቅም ነበር። እና ሌላው ስለ ሩዝ ያነበብኩት ደግሞ ምንድነው? የሩዝ ማሳ ወይም ደግሞ ሩዝ ሲዘራ ማለት ነው ውሃ እጅግ በጣም ብዙ ይፈልጋል። ሩዝ ማለት ነው ውሃ ብዙ ይጨርሳል ተክል ላይ። እና ለዛ ሲባል ሩዝ የሚዛራ ሰው ብዙ ብዙ ውሃ ሊያዘጋጅ ይገባል። ምክንያቱም ሩዝ በጣም ብዙ ውሃ ይፈልጋል። በጣም ብዙ ውሃ ይመጣል ስለዚህ በተለያየ መንገድ ማለት ነው። ሩስ ብዙ ውሃ እንደሚፈልግ አነበብኩኝ። ተዘርቶ እንደሚበቅል አነበብኩኝ። እንደዚሁም ደግሞ ስለ ሩዝ የተለያዩ ነገሮችን አንብቤ በሩዝ በጣም ተደነቅኩኝ በሰአቱ። በፊትም ሩዝ እወድ ነበረ ነገር ግን ከዛም በኋላ ካወቅኩኝ ጀምሮ ስለ እሩዝ በደንብ ማጣራት ከጀመርኩበት ጊዜ ጀምሮ ደግሞ በፊት ከምወደው ይልቅ በፊት ከምወደው አስፈልጬ ማለት ነው። ወደድኩኝ ማለት ነው። ስለዚህ ሩዝ ትወዳለህ ለሚለው ጥያቄ እኔ ሩዝ በጣም ነው የምወደው በጣም ይመቸኛል። ሩዝ በተለያየ መንገድ እበለዋለሁ። ቅቅል ተሰርቶ እበለዋለሁ በአልጫ ተደርጎ እበለዋለሁ። በቀይ ተደርጎ በላለሁ። እንደቀላለም ከሌሎች ምግቦች ጋር ተቀላቅሎ ከሆነ እበላለሁ በእንጀራ እበላለሁ። ስለዚህ ሩዝ የተባለ ነገር እወዳለሁ ደስ ይለኛል። ሩስ ለምወድህ ደግሞ እንዴትም አረግወ ቢያመጡልኝ መስተቅል ከተሰራ ማያሳምም ከሆነ ጤናማ ከሆነ ማለት ነው እበላለሁ። ሩዝ ደስ ይለኛል ይመቸኛል ለማለት ነው በዚህ አጠጣሚ ይሄንን ለማለት ፈልጌ ነው። ሁሌም እንደምለው ደግሞ ይሄ ጥያቄ በጣም ቆንጆ ነው። ይሄን ጥያቄ ስለምጠይቁኝ እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው? ምን አይነት ዳቦ ትወዳለህ የምል ጥያቂ ነው? አሁን ለግዜ እንደምለው መልስ ከመስጠቴ በፊት የጥያቄ በጣም ቆንጆ ነው። በጣም አሪፍ ጥያቄ ነው። ማለት እፈልጋለሁኝ። እሺ ወደ መልሴ ልምጣ። ጥያቄው ምን አይነት ዳቦ ትወዳለህ የሚል ነው። በመጀመሪያ ምን አይነት ዳቦ እንደምወድ ልግለጽና ከዛ ምን አይነት ስንት አይነት ዳቦዎች እንዳሉ ነካክቼ ለማለፍ እሞክራለሁ። ምን አይነት ዳቦ ትወዳለህ ለሚለው እኔ የምወደው የዳቦ አይነት ከፍርኑ ዱቄት የሚሰራው ዳቦ። ነው ማለት ነው የሚመቸኝ። እኔ እኔ የምወደው ዳቦ ከፍርኖ ዱቄት የተሰራው ዳቦ። ከፍርኖ ነው ዱቄት የሚጋገረው ዳቦ ነው ደስ የሚለኝ ማለት ነው። ነገር ግን ብዙ አይነት የዳቦ አይነቶች አሉ። የስንዴ ዳቦ አለ ከስንዴ የሚሰራ ነው ይሄ? ጥሬ እቃው ወይም ደግሞ ጥሬ ነገሩ ምንድነው ስንዴ ነው። ከስንዴ ነው የሚሰራው ስንዴ ተፈጭቶ ዱቄቱ ይቦካና። ከዛም በኋላ ኮፍ ሲል እሱን ጋግሮ ያው የስንዴ ዳቦ ይባላል። ወይም ደግሞ በሌላ አማርኛ ሽልጦ ተብሎ ይጣራል በአንዳንድ አካባቢ የስንዴ ዳቦ ማለት ነው። ስለዚህ ሌላኛው ዳቦ ደግሞ የግብስ ዳቦ ነው። ገብሱም ዳቦ አለ ይሄ ደግሞ ከገብስ የሚሰራ ዳቦ ነው እና ይሄ የገብስ ዳቦ ማለት ነው። ብዙ ብዙ ጥቅሞች አሉት ለምሳሌ ብዙ ጊዜ ስንዴ ዳቦ ሲበላ። ምን ይፈጠራል ማለት ነው። ብዙ ጊዜ የስንዴ ዳቦ ሲበላ እንትን ጨጓራቸው የሚያማቸው ሰዎች ስንዴ ዳቦ ሲበሉ ጨጓራ ይነሳባቸዋል። ስለዚህ ጨጕራ እንዳይነሳባቸው የስንዴ ዳቦ ስለማይበሉ ምን መደራግ ተጀመረ የገብስ ዳቦ ተጀመረ። ይሄ የገብስ ዳቦ ደግሞ ጨጓራን አያሳምም ጨጕራን ካለማሳመሙ በላይ ደግሞ እንደውም ጨጕራን ያመማቸውን ሰዎች ራሱ ሁሌ ስንዴ ሁሌ ገብስ በሚበሉበት ጊዜ ጨጓራቸው ለውጥ እንደሚያሳይና እንደሚሻላቸው። ራሱ የታወቀ ነው። ሌላኛው ደግሞ ዳቦ ምንድነው? የትግሬ አምባሻ የሚባለው ዳቦ ነው። ይሄ ደግሞ ከስንዴ እና ከፍርኖ ዱቄት የሚሰራ ዳቦ ነው። የትግሬ አምባሻ የሚባል አምባሻ ነው። ዳቦ ነው ማለት ነው። እና ይሄ ሁሉ የዳቦ አይነቶች አሉ ማለት ነው። ከእነዚህ ውስጥ ሁሉ ሌላኛው ደግሞ የዳቦ አይነት ምንድነው? የፉርኖ ዱቄት ዳቦ ነው እሱ ደግሞ ያው ከፈረንጆቹ የተወሰደ የዳቦ አይነት ነው። ከፉርኖ ዱቄት የሚሰራ ነው ፉርኖ ዱቄቱ የፍርኖ ዱቄት ይቦካና። ሲቦካ ማለት ነው እሱ ተጋግሮ ብዙ ጊዜ ሱቅ ላይ የሚሸጠው ማለት ነው ውጭ ላይ የሚሸጠው ዳቦ። የፎርኖ ዱቄት ዳቦ ነው ማለት ነው። እና የፍርኖ ዱቄት ዳቦ ነው እኔ የምወደው ምክንያቱም ጥያቄው ምን አይነት ዳቦ ትወዳለህ ስለሚል። እኔ የምወደው ዳቦ ከስንዴ ከገብስ ከ ከትግሬ አምባሻ ከሌላም ዳቦ አይነት። ከእነዚህ ሁሉ አይነቱ እኔ ደስ የሚለኝ የፍርኖ ዱቄት ነው። ሌላው ደግሞ ሌላኛው የረሳሁት ደቦ ድፎ ደቦ የሚባል አለ። ብዙ ጊዜ ለበአል ለበአል የሚጋገር ዳቦ ነው። ተለቅ የሚል በጣም ተለቅ የሚል ለበአል ጊዜ የሚጋገር ዳቦ ነው ትልቅ ነው። ትልቅ ይቆረጣል ማለት ነው ከዛም በኋላ ይበላል። እና እነዚህ ሁሉ ዳቦዎች ግን ከድፎ ዳቦ ከስንዴ ዳቦ ከገብስ ዳቦ ከ ድፎ ዳቦ እነዚህ ሁሉ ዳቦዎች። እኔን የሚመችኝ የትኛው ዳቦ ነው ማለት ነው። የፉርኖ ዱቄት ዳቦ ወይም ደግሞ ብዙ ጊዜ ሱቆች ላይ የሚሸጠው ዳቦ ቤቶች ላይ የሚሸጠው ዳቦ። እሱ ነው የፍርኖ ዱቄት ማለት እሱ ዳቦ በጣም ደስ ይለኛል ይመቸኛል ማለት እፈልጋለሁ። ስለዚህ የትኛውን አይነት ዳቦ ትወዳለህ የሚለው ጥያቄ የፉርኖ ዱቄት ዳቦ ነው የምወደው ፉርኖ ዱቄት ተቦክቶ ተጋግሮ የሚሸጥ ዳቦ ነው። ቤታችን ውስጥ መጋገር እንችላለን። ስለዚህ ጥያቄ እጅግ እጅግ አመሰግናለሁ።